ብርቱካናማ ብርቱካናማ ማለት ምን ማለት መሰላችሁ ብዙ አይነት የቀለማት አሉ ለምሳሌ ብርቱካን ቀይ ብርቱካን ቢጫ አረንጓዴ ጥቁር እንደዚህ የምንላቸው ብዙ ነገሮች አሉ አይደል? ብርቱካናማ የምንለው ደግሞ ቅይጥ የሆነ ነገር ሆኖ በጣም ወደ ምን የቀረበ መሰላችሁ ወደ ብርቱካን። ከለር የቀረበ ቀለም ያው ብርቱካናማ ይባላል። ብዙ ብርቱካን አይነ ቀለም ማለት የብርቱካን ቀለም ይመስላል

ማየት ማየት ማለት ምን? መሰላችሁ መመልከት ፎከስ ማድረግ በቃ በጣም ኮንሰንትሬት አድርጎ የሆነን ነገር መመልከት ማለት ነው። ማየት ማለት ማየት ማለት የሆነ ሰው አየሁኝ አላየኝም ብሎ። ለሚሰራው ነገር ያው መመልከት ወይንም በደንብ ፎከስ ማድረግ ያው ማየት እንለዋለን።

መተግበሪያ መተግበሪያ ምን ማለት መሰላችሁ መተግበሪያ ማለት ስልክ ላይ የሚጫን ያው የተለያዩ ነገሮችን ያው ለማወቅ እና ለመረዳት የምንጠቀምበት ያው ቋንቋ የምንመርጥበት ለምሳሌ አማርኛ እንግሊዘኛ ኦሮሞኛ አፋን ኦሮሞ ትግሬኛ ሱማሌኛ አፋረኛ ብለን ያው ምን መርጠው መተግበር አለ ይህ ለምን ያገለግላል መሰላችሁ በሚገባን ቋንቋና በተሰላጠነ ሁኔታ ነገሮችን ለመረዳት። ምን መርጠው አፕሊኬሽን ያው መተግበሪያ

ቢሮ ቢሮ ሁለት አይነት ቢሮዎች አሉ ያው ከእነዚህም መካከል አንደኛው የመንግስት ቢሮ ሲሆን ሌላኛው ደግሞ የግል ቢሮ ነው። ቢሮ ለምን? እንጠቀምበታለን መሰላቸው ሰዎችን ወይንም ባለጉዳይን ለማስተናገድ የተለያየ አገልግሎቶችን ለመስጠት። የምንጠቀምበት መቀመጫ ወይንም አገልግሎት መስጫ። ቦታ ሲሆን ያው ሰዎች በተለያየ መንገድ ይመጣሉ አገልግሎት ለማግኘት አገልግሎት ለመውሰድ። ያንን አገልግሎት ለመስጠት እኛ የምንጠቀምበት ቦታ ያው ቢሮ እንለዋለን ቢሮ ሁለት አይነት አለ። ያው እንደነገርኳችሁ ያ መንግስት መንግስትና የግል ቢሮዎች

ትምህርት ትምህርት ያው ሰዎች የሆነ ነገር ለመረዳት ለማወቅ በቃ ለመፈጸም ወይንም ላለመፈጸም የተለያየ ነገሮችን የሚወስዱት ነገር ከወይንም ከአንድ ሰው እሚያውቁትን ሰዎች እሚያውቁትንም ሆነ እማያውቁትን ነገሮች ቁጭ ብለው የሚማሩት ነገር ያው ትምህርት ይባላል። ትምህርት ያው ምን መሰላችሁ ሰዎች አወቁም አላወቁም እሚያውቁትም ይሁን እማያውቁትን ነገር ከሰዎቹ አንደርስታንድ የሚያደርጉት እሚነገራቸው እሚያውቁት ነገር

ደንበኛ ደንበኛ ምን መሰላችሁ ሰዎች የሆነን ነገር ለተከታታይ ጊዜ የሚሸጡለት የሚያቀርቡለት ወይንም የሆነ ነገር ያው የሚያገኙትለት ወይንም ይቀበሉለት ወይንም ይደሰቱለት የሚሰጡለት የሚያቀርቡለት እንደዚህ አይነት ነገር ያው ደንበኛ በቋሚነት የሆነን ነገር ተከታትሎ የሚወስድ የሚሰጥ የሚቀበል ሰው ያው ደንበኛ እንለዋለን

ዋጋው ስንት ነው? ዋጋው ሰንት ነው ማለት ምን መሰላችሁ የሆነን እቃ ለመግዛት ወይምን ለመሸጥ የምናስቀምጥለት ስታንዳርድ ይኸው ዋጋ እንለዋለን ያንን ስታንዳርድ ደግሞ ለመግዛት ወይም ለመሸጥ ስናውቅ ወይንም ስንጓጓ ወይንም ልናሳውቅ ስንፈልግ የምናወጣለት ተመን ዋጋ ስንት ነው ብለን ያው

አዘምን አዘምን ምን ማለት መሰላችሁ ያው የሆነን ቴክኖሎጂ ወደሆነ ቴክኖሎጂ ሽግግር ማድረግ አዘምን እንለዋለን። አዘምን ማለት ያው ከነበርንበት ሁኔታ አንድ ስቴፕ ሁለት ስቴፕ ሶስት ስቴፕ ከፍ እያልን ወደ ላይ ስንሄድ። ያው አዘምን እንላለን ወይንም ሰዎችን ወይንም የተለያዩ አካላትን ወደ ከነበሩበት ደረጃ ወደ ተሻለ ደረጃ ከፍ ማድረግ አዘምን

ፌብራሪ ፌብራሪ ማለት ያው የወራቱ የፈረንጆቹ ወራት የሁለተኛው ወራት ሲሆን በእኛ ደግሞ የስድስተኛው ወራት ወይንም የየካቲት ወራት ነው። ይህ ወራት በእኛ ሀበሻዊያን አቆጣጠር። ስድስተኛው ወር ሲሆን በፈረንጅቹ ወይም ከጊሩጎሪያል አቆጣጠር ደግሞ የሁለተኛው ወር ማለት ነው። እና ፌቨሩዋሊሪ ማለት ያው የፈረንጆቹ ሁለተኛ ወር ወይንም አዲስ አመት ከገባ ሁለተኛው ወር ፌብሩዋሪ

ጫማ ማለት ሰዎቹ የሚራመዱበት ነገር ወይንም የሚቆሙበት ነገር ጫማ ይባላል። ወይንም ጫማ ማለት ሰዎቹ ራሳቸውን ሲንቀሳቀሱ ወይንም ሲጓዙ እ እግራቸውን እንዳይጎዳቸው የተለያየ ነገር ችግር እንዳይፈጥራቸው የሚጫሙት ነገር ያው ጫማ እንለዋለን። ጫማ ምንጫማው ለምን መሰላችሁ? ብዙ ጊዜ እ እግራችንን ከተለያየ አደጋ ከሚ ስለት ነገሮች ለመከላከል የምንጫማው የምንጫማው ነገር ያው ጫማ እንላለን

እርዳታ እርዳታ ማለት ሰዎችን የምንናግዝበት ወይንም በሰዎች የምንታገዝበት ሂደት እርዳታ እርዳታ እንላለን። ሰው በተለያየ ምክንያት ያው ችግር ሊደርስበት ይችላል። ያን ችግሩን ለመፍታት ሰዎች የሚያግዙት ነገር እርዳታ እንለዋለን። እርዳታ ማለት በተለያዩ ሁኔታ ላይ ያሉ ሰዎችን ወይንም ያለን ሰው ለማገዝ ለመርዳት የምናረገው ነገር ያው እገዛ እንላለን። ወይንም እርዳታ

ንፋስ ንፋስ ማለት ምን መሰላችሁ? ያው ሰዎች ሁለት ንፋስ ማለት የአየር ጥርቅም ሲሆን ከቦታ ቦታ የተለያዩ አቧራ ጭሱ ምናምን የሚያንቀሳቅስ ነገር ንፋስ እንለዋለን። ንፋስ ያው ሁለት አይነት ንፋስ አለ አውሎ ንፋስ አለ ኖርማል ንፋስ አለ ኖርማል ንፋስ ያውም አየሩን ለማንሸራሸር ያገለግላል። አውሎ ንፋስ ግን ያው የተለያዩ ችግሮችን ሊፈጥር ይችላል

ኢንቨስትመንት ኢንቨስትመንት ማለት ሰዎች የተለያዩ ስራዎችን ከመንግስት ወስደው የተለያዩ ማለት ቦታዎችን ከመንግስት ወስደው የዛ ጋር መንግስትንና ሀገርን ለመጥቀም የሚያስቀምጡት ነገር ወይንም የሚሰሩ ስራ ኢንቨስትመንት ይባላል። ኢንቨስትመንት እምንለው ያው በጣም ሰፊ ግዙፍ የሆነ ስራዎችን ለሀገር እና ለህዝብ መስራት ያው ኢንቨስትመንት እንላለን ከመንግስት ወስደን

ደመና ደመና ምን መሰላችሁ ዝናብ ከመዝነቡ በፊት ያለው ጥቁር አየር ወይንም ጥቁር የተከለለ ሰማይን የከለለ ነገር አየር ደመና እንላለን። ደመና ለምን ያገለግላል መሰላችሁ? ከደመና ያው ዝናብ ነው የሚዘነበው። ዝናብ ከመዝነቡ በፊት ያው የተለያዩ የዝናብ ኢንግሪደቶችን አምቆ የያዘልን ነገር ዳመና እንላለን።

እንደምን አመሹ እንደምን አመሹ ሚባለው ያው በድሜ እኩያ ላልሆኑ ውይም በጣም ጥልቅ ለሆኑ ሰዎች የክብር ሰላምታ ሲሆን ይህ ሰላምታ ደግሞየምንሰጠው መች መሰልአችሁ? በምሽት ስዓት የሰላምታ አይነት ነው። ሰዎች ከተለያየ ቦህታ ምጥተው ሰው ቤት ሲገቡ። እ እና እዛ ቤት ውስጥ የሚኖሩት ደግሞ ሰዎች በጣም በእድሜ ትልቆች ወይንም በጣም የሚከበሩ የሃይማኖት ሰዎች ከሆኑ። እንደምን አመሹ እንላለን። ስለዚህ እንደምናመነሹ የምንል ለክብር፣ እና በእድሜ ትልቅ ለሆነ ሰዎች የምንሰጠው የሰላምታ አይነት ሲሆን ይሄ ሰላምታ የምንሰጠው በምሽት ሰዓት

እግር እግር ማለት ምን መሰላችሁ ሰወቹ ለመራመድ ከሚጠቀሙባቸው የሰውነት ክፍሎች አንዱ ሲሆን እግር ያው ያው የሰው ልጅ የሰውነት አካል ነው። ወይንም ለእንስሳትም ሆነ ለተለያዩ ነገሮች ያው ለመራመድ የሚያገለግል ነገር እግር እንለዋለን። ስለዚህ ሰዎችም ሆኑ እንስሳት ከቦታ ቦታ ለመንቀሳቀስ የሚጠቀሙት አካል እግር ይባላል። ስለዚህ እግር ማለት እንስሳትም ሆኑ ሰዎች የተለያዩ አካላት ለቦታቦታ ለመራመድ የሚጠቀሙበት የሰውነት አካል እግር

ስራ ስራ ማለት ምን ማለት መሰላችሁ ሰዎች ያው የለት ተለት ህይወታቸውን ለማሸነፍ ወይንም በልጦ ለማደር ሰዎችን ለማገዝ እና የህይወታቸውን ለመቀየር የሚንቀሳቀሱት ነገር ያው ስራ እንለዋለን። ስራ ምን አይነት ስራ አለ መሰላችሁ የግል ስራና የመንግስት ስራ አለ። ግን ይሄን ስራ ሰዎች ለምን ይሰራሉ ካላችሁኝ እለት እለት ህይወታቸውን እንዲሁም ሰዎችን ለማገዝ ለመደገፍ የእነሱም ከነበሩበት የህይወት ውጣ ውረድ አንድ ከፍ ለማለት ሁለት ከፍ ለማለት የሚያደርጉት እንቅስቃሴው ስራ እንለዋለን።

ኖቬምበር ኖቬምበር ማለት የፈረንጆቹ አስራ ኖቬምበር ዴሴምበር ማለት የፈረንጆቹ አስራ አንደኛ ወር ሲሆን በእኛ ደግሞ የሀምሌ ወር ማለት ኦገስት አይደለ የአስራ አንደኛው ወር ሲሆን በእኛ ደግሞ ኖቬምበር ማለት? ምን መሰላችሁ መስከረም ጥቅም ህዳር ታሳስ በእኛ ታሳስ ማለት ነው። ታሳስ ማለት ደግሞ የጌታችን የኢየሱስ ክርስቶስ የልደቱ ልደት የሚከበርበት ወር ነው። እና ኖቬምበር ማለት የታህሳሰ ወር ማለት ነው። በአማርኛ በፈረንጅፍ ደግሞ አስራ አንደኛው ወር ከእነሱ አቆጣጠር ወራት አቆጣጠር ውስጥ አስራ አንደኛው ወር ነው። ኖቬምበር የምንለው

ኦኬ ሴፕቴምበር ሴፕቴምበር ማለት በፈረንጆቿ የወራት አቆጣጠር ከወሮቹ መሃል አንዱ ሲሆን ሴፕቴምበር ማለት በእኛ የወራት አቆጣጠር የመስከረም ወር ነው ወይንም የኛ የአመቱ መጀመሪያ ነው። በእነሱ ግን ሰባተኛው ወር ማለቴ ስንት መሰላችሁ? ሰባተኛው ወር ላይ ያለ

ቤተሰብ ቤተሰብ ማለት በአንድ ቤት ውስጥ የሚኖሩ። ስብስቦች ያው ቤተሰብ ይባላሉ ለምሳሌ ሚስት ልጅ አባት። እነዚህ እነዚህ ነገሮች በአንድ ላይ ምን ተብሎ ይጠራሉ? ቤተሰብ ይባላሉ። ቤተሰብ ማለት በአንድ ቤት ውስጥ ተፋቅረው ተዋልደው ተዋልደው የሚኖሩ። አባላት ያው ቤተሰብ

በረዶ በረዶ ማለት በጣም ቀዝቃዛ ነገር ሲሆን ምን መሰላችሁ ያው ከዜሮ ዲግሪ ሴንትግሬድ በታች የሆነ ቅዝቃዜው ነገር ያለው ያው በረድ እንለዋለን። በረድ ያው ግግር ሲሆን ቅዝቃዜውም ያው ከዜሮ ዲግሪ ሴንቲግሬድ በታች ነው እና በረዶ የምንለው ያው የቅዝቃዜ መለኪያ ማለት ቅዝቃዜ መሆኑን ለመግለጽ ያው ምን ያልስበት

አልጋ ማለት ያው ለምሳሌ አሁን እኔ የተኛሁበት ነገር ያው አልጋ እንለዋለን። አልጋ ማለት ሰዎች በተለያየ ሁኔታ ላይ ሆነው በተለያየ ሰዓት ለማረፍ ምሽት ላይ ለመተኛት የሚጠቀሙበት የመተኛ መተኛ አልጋ እንለዋለን። አልጋ ምንለነው ያው ሰዎቹ የሚተኙበት ቦታ ነው።

ኩሽና ኩሽና ማለት ያው ሰዎች ምግባቸውን ለመስራት የሚጠቀሙበት የምግብ ማብሰያ ቦታ ያው ኩሽና እንለዋለን ብዙ ጊዜ ወጥ እንጀራ የሚጋገርበት ወት የሚሰራበት በቃ የምግብ ዝግጅት የሚካሄድበት ቦታ ያው ኩሽና እንለዋለን። ኩሽና ብዙ ጊዜ ያው ለምን ያገለገላት ሰዎች ምግብ ወይንም የተለያየ ነገሮችን ለምግብ ለመመገብ። የሚዘጋጅበትን ቦታ ያው ኩሽ ብሎው ይጠሩታል

ኩባንያ ኩባንያ ማለት ሰዎች የምን ኩባንያ አላቸው መሰለህ የተለያየ ኩባንያ ሊኖራቸው ይችላል ለምሳሌ የቡና የአቢሲኒያ ወይንም የአዋሽ የተለያየ አይነት የኩባንያ ኩባንያዎች አሉ እንደዚህ ኩባንያዎች ምን መሰላችሁ ላይክ እንደ ኢንሹራንስ ሰዎች ኢንሹርድ ለማድረግ እና ለማገዝ በተጎዱ ጊዜ ቀድመው ግን ለመመዝገቢያ የሚከፍሉት ክፍያ ኖሮ ያ ነገር ያው ኩባንያ

አውርድ አውርድ ማለት የሆነ የተሰቀለን ነገር ወይንም ከላይ ያለን ነገር ወደ ታች ለማምጣት ከምንጠቀምበት ቃል ሲሆን አውርድ የሚለው። አውርድ ማለት የሆነ የተሰቀለ ነገር አለ ወይንም የሆነ ከፍ ያለ ቦታ ላይ ያለን ነገርወደታች ማምጣት አውርድ እንለዋለን። በተለያየ መንገድ በተለያየ አገላለጽ ለምሳሌ ሰዎቹ እማይገባቸውን ክብር ሰጥተንም ከሆነ እሱንም አወርድ እንላለን።

ኢሜል ኢሜል ማለት ኢሜል ኢሜል ሰዎች የተለያየ መረጃ የሚለዋወጡበት የሚቀበሉበት የሚልኩበት የተለያየ ነገር መረጃ የሚያገኙበት ነገር ሲሆን። ያው ኢሜል ሰዎች የፓስወርድ እና የራሱ አደረጃጀት ያለው ሲሆን ሰዎቹ የተለያየ መረጃ ለመላክ የተለያየ መረጃ ለመቀበል የሚጠቀሙበት የሶሻል ሚዲያ አንዱ አካል ነው።

አርብ አርብ ማለት ካሉት የቀናት አቆጣጠር ውስጥ ሰኞ ማክሰኞ ረቡዕ ሀሙስ አርብ ቅዳሜና እሁድ አሉ ከእነዚህ ውስጥ አምስተኛው ቀን ሲሆን በቀናት አቆጣጠር አርብ ማለት የጾም ቀን ነው የሚጾመው ደግሞ ማነው ክርስቲያኖች አርብን ይጾማሉ። ለምን ይጾማሉ አረብ ማለት ክርስቶስ የተሰቀለበት ቀን እና የክርስቶስን ስቅለት ለማስታወስ የምንጾመው ጾም ነው አርብ ማለት ከቀናት አቆጣጠር አምስተኛው ቀን ነው።

ቲማቲም ማለት የፍራፍሬ አይነት ሲሆን፣ እንደ ብርቱካን ክባማ ቅርጽ ሲኖረው በከለሩም ቀላ ያለ ነው። ሰዎች ለምግብ ለተለያየ ነገር ይጠቀሙበታል። ቲማቲም ያው ለምግብ ማጣፈጫ ለሰዎች በቁርጥ በወጥ በተለያየ መንገድ ልንመገብም ስለምንችል የፍራፍሬ

ቅና ቅና ማለት ያው ምን? መሰላችሁ ቅና ማለት ያው የሆነን ነገር ተመኝ ፈልግ በጣም ኮርጅ እንደማለት ሲሆን። ቅና ሚለው። ቅና ማለት ያው የሆነን ነገር ከሰው የማሰብ ለመውሰድ ለመስረቅ ለመመኘት እንዲሁም የመፈለግ አይነት አባዜ ነው።

እንግሊዘኛ ትችላለህ እንግሊዘኛ አዎ እችላለህ? ለምን እችላለሁ መሰላችሁ ይሄ ያለነው ግሎባላይዜሽን ላይ ስለሆነ ከተለያዩ የአለም ክፍሎች ጋር። ለመግባባት ለመተዋወቅ ለ ኮሚኒኬት ለማድረግ ያው እንግሊዘኛ መቻል የግድና አስፈላጊ ስለሆነ እንግሊዘኛ እችላለሁ። እንግሊዘኛ የምንለው ያው እንደምንረዳው አንዱ ቋንቋ ነው። ላይክ አማርኛ ትግርኛ ኦሮምኛ እንደምንለው ቋንቋዎች ይሄም የምግባቢያ ቋንቋ ሲሆን። እንግሊዝኛን ደግሞ እችላለሁ ለምን እችላለሁ መሰላችሁ አለም ላይ

ራስ ራስ ማለት የሰውነት የአካል ክፍል ሲሆን በጸጉር የተሸፈነ የሰውነት አካል ክብ ቅርጽ የሆነ አካል ነው። ይህም የሰው የሰው ልጅ ራስ የምንለው ያው በፀጉር የተከለለና ከአንገታችን በላይ ያለ የአካላችን ክፍል ራስ